እኔ ባለሁበት ቦታ ብዙም የመናፈሻ አገልግሎት ስለሌለ ቢያንስ ካለሁበት ቦታ ሰላሳ አምስት ኪሎ ሜትር ርቄ በወር አንድ ጊዜ ከቤተሰቦቼ ጋራ እሄዳለሁ። በአካባቢ የተለያየ መናፈሻ ባለመኖሩ እስከ አንድ ወር እቆያለሁ

ዶሮን ሲያታልሏት በመጫኛ ጣሏት ይላል የሀገሬ ምሳሌያዊ አነጋገር ያ ማለት ለማይሆን ነገር ዶሮን ለማይሆን ነገር ትልቅ ነገር ማድረግ ማለት ነው። ዶሮን በመጫኛ ሳይሆን በትንሽ ነገር ማሰር እየተቻለ መጣል እየተቻለ ነገር ግን ነገሮችን ለማጋነን ወይም በፌዝ መልኩ ለመናገር ሲታሰብ ዶሮን ሲያታልሏት በመጫኛ ጣሏት ይባላል። ይህ የሀገሬ ምሳሌያዊ አነጋገር ሲሆን ነገሮችን በውሸት አጋኖ መናገር ነው። ይህ የሀገራችን ምሳሌያዊ አነ

እኔ በተፈጥሮዬ ዝናብ ሲዘንብ ብተኛ ደስ ይለኛል። የዝናቡን ድምጽ ተኝቼ ስሰማ ሀሴት ይሰማኛል። ሙቀት ከሆነ ቀዝቀዝ ስለሚያደርግ ደስ ይለኛል። ዝናብ ሲዘንብ ከ ወደ ምኞታዬ ሄጄ መተኛት ደስ ይለኛል። በተለይ ሙቀት ሰንብቶ ዝናብ ሲዘንብ አካባቢው ሁላ ስለሚቀዘቅዝ ደስ ይለኛል። ዝናብ ሲዘንብ ወደ ምኝታ ቤት ሄጄ መተኛት ደስ ይለኛል።

ማር ጠዋት ጠዋት መብላት እወዳለሁ። ማር ተፈጥሮአዊ ማር በተለይ በጣም ደስ ይለኛል በሀገራችን ባህል የጥቅምት ማር በጣም እወዳለሁ። ማር የጤና ባለሙያ እንደመሆኔ መጠን። ለአእምሮ ለሌሎች በሽታ ለመከላከል ለሃይልና ሙቀት ሰጭ ስለሚያገለግል ማር በጣም እወዳለሁ። ቁርሴን በዳቦ ማር መብላት እወዳለሁ። ማር በሀገራችን በብዛት ስለሚመረት ጠዋት ጠዋት በዳቦ አድርጌ ማር መብላት እወዳለሁ። ምክንያቱም ማር የተለያዩ ጥቅሞችን ስለሚሰጠኝ ለአእምሮ እድገት ለሀይልና ሙቀት ሰጪ ለተለያዩ በሽታዎች መከላከያ ስለሚያገለግል ማርን አዘውትሬ እመገባለሁ አዘውትሬ እወዳለሁ። ማር ለሰው ልጅ በጣም ብዙ ጥቅሞች አሉት። ከዚህ ውስጥ አንደኛ በሽታ ተከላካይ በመሆኑ። ሁለተኛ ለአእምሮ እድገት አስፈላጊ በመሆኑ። በእነዚህና በተለያዩ ምክንያቶችን ማር በጣም እወዳለሁ

አዲስ አመት ሲመጣ በተለያዩ ዝግጅቶች አከብረዋለሁ። ለምሳሌ የሚበላ የሚጠጣ ነገሮችን ገዝቼ በዛ እከብረዋለሁ። ከዛ ውጭ ተጨማሪ ልብስ እገዛለሁ። የተለያየ የቤት ማስጌጫዎችን እገዛለሁ። ቤቴን ቀለም እቀባለሁ። የተለያዩ አዳዲስ እቃዎችን እገዛለሁ። አዲስ አመትን ሁል ጊዜ በናፍቆት ነው የማከብረው። ምክንያቱም አዲስ አመት አዲስ ህይወት ነው ብዬ ስለማምን እና አዲስ አመትን በጉጉት በናፍቆት አከብረዋለሁ። አዲስ አመት አዲስ ህይወት ነው ብዬ አስ

በምሰራበት መስሪያ ቤት የተለያዩ አይነት መዝገቦች አሉ። እነዛን መዝገቦች የተለያዩ ቃለ ጉባኤዎች የተለያዩ ደብዳቤዎች የተለያዩ የስራ ክፍፍሎች እነዛን መዝገቦች በደንብ ተሰንደው አስቀምጣለሁ። መዝገቦቹ ለኔ ብቻ ሳይሆን ማስቀምጣቸው ለትውልድ እንዲተርፉ ሆነው በደንብ ተሰንደው መዝገቦች አስቀምጣለሁ። ይህ ደግሞ ለሀገርም ለወገንም መዝገቦች በጣም በስርዓት ተሰንደው መያዝ ስላለባቸው መዝገቦች በደንብ ተሰንደው የተቀመጡ ናቸው። የስራ ክፍሌም የተለያዩ መዝገቦች ስለምጽፍ ስለማቅድ ስለምገመግም ስራዎችን እነዛ የታቀዱ የተመዘገቡ የተጻፉ መዝገቦች በደንብ ተሰንደው ይቀመጣል

አዎ በገበያ ዋጋ መደራደር እችላለሁ። ምክንያቱም አንድ ጊዜ ሰው በጠራው መግዛት የዋጋ ውድነት ሊያመጣ ይችላል። ስለዚህ እኔ በዋጋ መደራደር እችላለሁ። ደግሜ ደጋግሜ በተለያዩ ሱቆች እዞራለሁ ከዛ ዋገ ተደራድሬ በቅናሽ ዋጋ ያለውን እገዛለሁ። እንጂ አንዴ በጠራው ልገዛ አልችልም። ምክንያቱም በተለያዩ ሱቆች የተለያዩ ዋጋዎች ሊኖሩ ይችላሉ። ስለዚህ በተቻለ መጠን አምስት ስድስት ሱቆችን የአንድ መሸጫ ዋጋን አያለሁ ማለት ነው። ከዛ ዋጋውን ተደራድሬ በተመጣጣኝ ዋጋ በውድ ያልሆነ ዋጋ መግዛት እችላለሁ